የምትወደው ሽታ ምንድነው? እኔ የምወደው ሽታ ብዙ ጊዜ የአበባዎችን ሽታ ነው ከአበባ የሚገኘውን የተፈጥሮ መዓዛ ማሽተት እወዳለሁ። በሰው ሰራሽ የሚመረቱ የሚዘጋጁ የሽታ አይነቶች ግን ብዙ ጊዜ ደስ አይሉኝም። ምክንያቱም ለተለያዩ የመተንፈሻ አካላት ህመም ስለሚዳርጉኝ። ለነዚህ ያሉ ሽታዎችን አልወድም በተፈጥሮ ያለውን ሽታ ግን እወደዋለሁ።

ምን ያህል ጊዜ መጽሐፍ ታነባለህ? ብዙ ጊዜ መጽሐፍትን የማነበው ጠዋትና ማታ ትርፍ ጊዜ በሚኖረኝ ሰዓት ነው። ትርፍ ጊዜ ማለት ለስራ ከመደብኩት ጊዜ ውጪ ባሉ ጊዜያት መካከል ልጆችን በማስጠናት እንደዚሁም ደግሞ መጽሐፍትን በማንበብ ጊዜያትን አሳልፋለሁ። ስለዚህ መጽሐፍትን የማነባቸው ጠዋትና ማታ ነው። የመጽሐፍት ምንባብ የሚሆነው ከቀኑ ምናልባትም የሁለት ሰዓታት ጊዜ ሊሆን ይችላል። ስለዚህ በየጊዜው መጽሐፍትን ማታና ጠዋት አነባለሁ መጽሐፍት ጓደኛዎች ናቸው መካሪዎች ናቸው መልካም ነገድ መሪዎችም ናቸው። አንዳንድ መጽሐፍት ለመዝናናት አንዳንድ መጽሐፍት ደግሞ ለትምህርት ለእውቀት ይጠቅማሉ አንዳንድ መጽሐፍትም ደግሞ ጊዜያትን ለማሳለፍ ራስን አይምሮን ለማዝናናት የሚያገለግሉ መጽሐፍት አሉ። ስለዚህ እንደነዚህ ያሉ መጽሐፍትን ሁሉንም መጽሐፍት አነባለሁ ብዙ ጊዜ ግን የማነበው መንፈሳውያን መጽሐፍትን ነው። መንፈሳውያት የሚባሉ መጽሐፍት በቅዱስ መንፈስ ተመርተው አባቶቻችን የጻፏቸው መጽሐፍት ናቸው። አባቶቻችን ማለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለፉ የመንፈስ ቅዱስ ጸጋ ያደረባቸው አባቶቻችን የጻፉት እነዚህን መጽሐፍት ከዋናው ከትልቁ መጽሐፍ ከመጽሐፍ ቅዱስ ተቀድተው የተጻፉ አዋልድ የሚባሉ የመጽሐፍ ቅዱስ ልጆች ወይም ከመጽሐፍ ቅዱስ የተገኙ መጽሐፍት ናቸው። እንደነዚህ ያሉ መጽሐፍት ለተግሳጽ ለምክር ራስን ልብንም ለመመርመር ለማቅናት የሚጠቅሙ ሀገርን ለመገንባት ራስንም ደግሞ በአግባቡ ለመምራት የሚጠቅሙ ስለሆኑ እንደነዚህ ያሉ መጽሐፍትን ብዙ ጊዜ አነባለሁ። ከእነዚህ በተጨማሪ ብዙ ጊዜ በጣም ደስ የሚለኝ መጽሐፍትን በማንበብ ረገድ የልብ ወለድ መጽሐፍትን እና ከዚህ በተጨማሪ ደግሞ የታሪክ መጽሐፍትን ማንበብ በጣም ደስ ይለኛል። የኢትዮጵያን ታሪክ ማወቅ እፈልጋለሁ የኢትዮጵያን የሀገሬን ታሪክ ከዚህ በተጨማሪም ደግሞ እኔ የምከተለውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪኳን ከመነሻው ጀምሮ እስከመጨረሻው ድረስ አሁን እኔ እስካለሁበት እስከማየው ድረስ ያለውን ታሪክ በሙሉ ማየት መመርመር እወዳለሁ። ስለዚህ የታሪክ መጽሐፍትንም በብዛት ከዚህ ከመጽሐፍ ቅዱስና ከመንፈሳዊያት መጽሐፍት በተጨማሪ እመለከታለሁ። ይህንን የማደርገው ቅድም እንዳልኩት በትርፍ ጊዜ ባለኝ በቀን ምናልባትም የሁለት ሰዓታት ያህል በሚኖረኝ የትርፍ ጊዜ ነው። መጽሐፍትን የማነበው

መስኮት ጎን መቀመጥ ትወዳለህ አዎ ብዙ ጊዜ አየር እንደ ልብ የሚገኝበትና እና ለመናፈስም የተለያዩ የትንፋሽ በትንፋሽ የሚመጡ ህመሞችንም በሽታዎችንም ለመከላከል የሚጠቅም ስለሆነ ብዙ ጊዜ በመስኮት አካባቢ መቀመጥን እወዳለሁ፤ በመስኮት መቀመጥ በቤት ውስጥ በሚገኝ መስኮት ሊሆን ይችላል መኪና ውስጥም በሚኖር መስኮት ሊሆን ይችላል፤ መስኮትን ከፈት አድርጎ አየርን በማስገባት ውስጥ ላይ ያለውን የታመቀው አየር ወደ ውጭ እንዲወጣ የአየር ዝውውር እንዲኖር እና ከውስጥ ያሉ ሰዎች በትክክለኛው መልኩ ትንፋሽ እንዲኖራቸው ወይም በአግባቡ እንዲተነፍሱ ጥሩ አየርም እንዲያገኙ አዲስ አየርም እንዲያገኙ ስለሚረዳ መስኮት ጎን ተቀምጦ መስኮትን በመክፈት አየር መውሰድ ብዙ ጊዜ ደስ ያሰኘኛል፤ ረጃጅም ጉዞዎችን በምጓዝበትም ጊዜ ቢሆን ቤት ውስጥም በመቀመጥ ቢሆን መስኮትን ከፈት አድርጎ ከመስኮት ጎን አካባቢ አየር እንዲገባና እንዲወጣ ማድረግ ደስ ያሰኛል በዚህም የተነሳ ብዙ ጊዜ በመስኮት አካባቢ መቀመጥ እወዳለሁ።

የስራ ልብስ ትለብሳለህ? የስራ ልብስ እለብሳለሁ። የምለብሰው የስራ ልብስ ግን ከስራዬ ጋራ የተለየ የሆነ የሚሰጠው መለያ ልብስ አይደለም የተለየ የሆነ መለያ ልብስ ያለው ስራ ውስጥ የምሰራ ስላልሆነ የተለየ የራሳቸው የሆነ ለስራቸው የሚለይ መለያ ያለው ልብስ አላቸው። ተመሳሳይነት ያለው ወጥ የሆነ አሰፋፍና አሰራር ያለው ወጥ የሆኑ ልብሶች የሚለብሱ አሉ። ለምሳሌ ፖሊስ የራሱ የሆነ መለያ ልብስ አለው። ከዚህ በተጨማሪም የግንባታ ሰራተኞች ወዛደሮች ነጋዴዎች ሀኪሞች መምህራን እነዚህ እነዚህ ለራሳቸው ለዛ ከስራው ጋራ የሚሄድ ለስራውም የተለየ የሆነ ክብር እንዲሰጥ የሚያደርግ የተለየ የሆነ መለያ ልብስ አለ። እኔ ግን የምሰራው ስራ ከዚህ ጋራ የተገናኘ ስላልሆነ ማንኛውንም አይነት ልብስም ለብሼ ብሄድ ከዛ ከስራው ጋራ የሚገናኝ ነገር የስራውንም ስነምግባር የማይጥስ ስለሆነ በስራው አከባቢኤ ላይም ምንም አይነት ተጽዕኖ የሚያደርስ ስላልሆነ ማንኛውንም አይነት ልብስ ነው የምለብሰው። ለስራ ግን ብዬ የምለብሰው ልብስ ሌሊት በመኝታ ሰዓት ከምለብሰው ልብስና ቤት አካባቢ ስንቀሳቀስ ቤት ላይ እረፍት ሳደርግ ከምለብሰው ልብስ የተለየ ነው። ከዚህ በተጨማሪ ስራ አንዳንድ ስራዎችን በውጭ ላይ እዚሁ ቤት አካባቢ በምሰራበት ጊዜ የምለብሳቸው ልብሶች ዋናው በመስሪያ ቤት ተቀጥሬ ስሰራ የምለብሰውን ልብስ አይነት አይደለም። እዚህኛው ቤት ላይ የምለብሰው ልብስ ምናልባት የተቀደደ ያረጀ የተቆራረጠ አይነት ልብስ ሊሆን ይችላል። ይሄ እዚህ የምለብሰው ልብስ ስራ ቦታ ላይ ሄጄ ዋናው መስሪያ ቤት ላይ ሄጄ ያንን ለብሼ ልቀመጥ አልችልም። በዚህ አንፃር የተሻለ ልብስ ለስራ የሚሆን ልብስ ዩኒፎርብ ባይሆንም የተለየ ግን ለስራው በሚመጥን መልኩ የራሴ የሆነ ልብስ ግን አለኝ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ብዙ ጊዜ አዳዲስ ቴክኖሎጂዎችን ለመላመድ ብዙም ችግር የሚገጥመኝ ሰው አይደለሁም። ቴክኖሎጂዎችን አዳዲስ ቴክኖሎጂዎችን በቀላሉ እጠቀማለሁ በቀላሉም እረዳለሁ። ስለዚህ የቴክኖሎጂ ችግር ግን ሊያጋጥም ይችላል በተለያዩ ምክንያቶች የቴክኖሎጂ ችግሮች ሊገጥሙ ይችላሉ። ቴክኖሎጂውን ባለማወቅ ቴክኖሎጂውን ባለመረዳት ቴክኖሎጂው የደረሰበትን ደረጃ ባለመገንዘብ የሚመጡ አንዳንድ ችግሮች ከአጠቃቀም ጉድለት የሚመጣ ችግር ሊኖር ይችላል። እንደነዚህ ያሉ ችግሮችን የምፈታበት የራሴ የሆነ መንገዶች አሉኝ። እንደነዚህ ያሉ ችግሮች ሲያጋጥሙኝ የማደርገው በመጀመሪያ ደረጃ ያንን የቴክኖሎጂ ችግር የፈጠረው ከምን አንፃር ነው የተፈጠረበትን ምክንያት እመረምራለሁ። የቴክኖሎጂው ችግር የተፈጠረበትን ምክንያት ከተረዳሁ በኋላ ለዚያ ለተፈጠረው ችግር መፍትሄ ሊሆኑ ይችላሉ ብዬ የማስባቸውን ሀሳቦች በቅደም ተከተል አሰፍራለሁ። እነዚህን በቅደም ተከተል የማሰፍራቸውን ለቴክኖሎጂው ችግር መፍትሄ ይሆናሉ ብዬ ያሰብኳቸውን ሀሳቦች ወደ ተግባር እቀይራቸዋለሁ። እያንዳንዱን ሀሳብ ወደ ተግባር ስቀይረው ያንን የተፈጠረውን የቴክኖሎጂ ችግር ሊመልስልኝ ይችላል። የቴክኖሎጂውን ችግር አሁንም በእነዚህ ባሰብኳቸው ሀሳቦች የማይፈታ ከሆነ ተጨማሪ የሆኑ እይታዎችን ሰፋ አድርጌ አድማሴን በማስፋት እመለከታለሁ መጽሐፍትን አነባለሁ። ቴክኖሎጂውንም ለመረዳት ደግሞ ጎግል ላይ ከዚህም በተጨማሪ አሁን ባሉ በተፈጠሩ አዳዲስ መረጃ ሰጪ በሆኑ የኤአይ ቱሎች አማካኝነት ያን የተፈጠረውን ችግር አስረድቼ ያንን ችግር በምን መልኩ ልፈታ እንደምትችል? ሀሳቦችን እቀበላለሁ እነዚህን የተቀበልኳቸውን ሀሳቦችም ወደ ተግባር ቀይሬ ያንን የተፈጠረውን ችግር እፈታለሁ። ብዙ ጊዜ የሚያጋጥሙኝን የቴክኖሎጂ ችግሮች ለመፍታት ከእኔ በተጨማሪ ሌላ ሶስተኛ አካል ወይም ሶስተኛ ወገን ፈልጌ አላውቅም።

በሰአት የምትደርስ ሰው ነህ? አዎ እኔ ቀጠሮ በሚኖረኝም ጊዜ ሆነ በስራ ሰዓቴ በሰአቱ የምደርስ ሰው ነኝ። በስራ ሰዓቴ በሰአቱ በመድረስ ስራዎችን በቅደም ተከትል ማከናወን እፈልጋለሁ። ስለዚህ በስራ ሰዓቴ እያንዳንዱን ስራ በአግባቡ ለመስራት ቀድሞ መድረስ በቀጠሮ ሰዓትም እንደዚሁ በተቀጠረውና እንገናኛለን ብዬ ባሰብኩት ቦታ ላይ በአግባቡ በሰአቱ መድረስ እወዳለሁ። ለምሳሌ አንድ ጓደኛዬን ስምንት ሰዓት ላይ እንድንገናኝ ብዬ ቦታ ቀጥሬው ከሆነ በዚያ በተባለው በስምንት ሰዓት ከጓደኛዬ ጋር ለመገናኘት ያንን ከቤቴ ተነስቼ ወይም ካለሁበት ቦታ እዚያ የተቀጣጣርንበት ቦታ ድረስ ሊወስድ የሚችለውን ጊዜ አስልቼ ቀደም ብዬ በመሄድ በዚያ በተቀጣጣርነው በስምንት ሰዓት ጓደኛዬን አገኛለሁ። በስራ ሰዓትም ሁልጊዜ የምገባ በስራ ሰዓት ጠዋት ላይ ሁለት ሰዓት ነው። እኔ ቀደም ብዬ ከቤቴ የምነሳው አንድ ሰዓት ተኩል ነው። አንድ ሰዓት ተኩል ጀምሬ ወደ መስሪያ ቤት በመሄድ አንድ ሰዓት ከሃምሳ አምስት አካባቢ አምስት ደቂቃ ሲቀረው ለስራዬ ብዙ ጊዜ ቢሮ እደርሳለሁ። ከዚያም ቢሮውን ከፍቼ የሚናፈሰውን አየር አናፍሼ ቢሮውን ሬዲ ለስራ ዝግጁ አድርጌ እጠብቃለሁ።

ግጭቶችን ለማስተካከል ትችላለህ? አዎ ግጭቶች በተለያዩ ምክንያቶች ይፈጠራሉ። ለምሳሌ በሁለት ሰዎች መካከል የሚፈጠሩ የሀሳብ አለመግባባቶች ሲኖሩ ግጭቶች ሊፈጠሩ ይችላሉ። ይህንን በሀሳብ ያለመግባባት ችግር ለመፍታት ደግሞ እያንዳንዳቸውን ሀሳባቸውን በአግባቡ መስማት ማዳመጥ ከዚያም ሁለቱን በአንድ ላይ አድርጎ ይህን ለማለት የፈለገው እንደዚህ ነው ይህ ማለት ደግሞ እንደዚህ ነው ብሎ ሁለቱን ለማስማማት እሞክራለሁ። እነዚህን ሁለቱን ለማስማማትም አልችል ከሆነ ደግሞ ሌላ ተጨማሪ ሰውም ይዞ እንደዚህ የተፈጠሩ ግጭቶችን ማስተካከል እችላለሁ። ግጭቶች በልዩ ልዩ ምክንያቶች ይፈጠራሉ። የግጭት አፈታት ስልት ደግሞ በሀገራችንም የተለያዩ ባህላዊም የግጭት አፈታ ስልቶች አሉ። ከእነዚህ መካከል አንደኛው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ የግጭት አፈታት ስር ስርዓት ነው። ሁለት እና ሶስት ሰዎች ወይም ሌላም ከዚህ በተጨማሪ የሆኑ ሰዎች በልዩ ልዩ ምክንያቶች ሊጋጩ ይችላሉ። እነዚህን የተጋጩ ሰዎችን በቤተክርስቲያን አስተምህሮ መሰረት በመጀመሪያ ደረጃ ችግር ያለባቸውን ሰዎች እያንዳንዳቸውን ሀሳባቸውን በአግባቡ መስማት ማዳመጥ። ከዚያም በኋላ ተው ይህንን ነገር አስተካክሉ ብሎ ደግሞ በጋራ ሁለቱንም መምከር ከዚያም ሁለቱም ተመክረው የማይመለሱ ከሆኑ ደግሞ ሌላ ሶስተኛ አራተኛ ወገንም እየያዙ መምከር ከዚያም በንስሃ አባት በኩል መምከር ከዚያ ደግሞ በታላላቅ ሽማግሌዎችም ፊት እንዲመከሩ ይደረጋል። ከዚህም ካለፉ በትላልቅ የሃይማኖት አባቶች እስከ ሊቀ ጳጳስ በሚደርስ ማዕረግ ባላቸው አባቶች እንዲመከር ይደረጋል። እንደነዚህ ይሄም ሁሉ ሆኖ ግጭቶችን ማስተካከል ካልቻሉ ግን እነዚህ ሰዎች ግጭቱን ማስተካከል የሚችሉ ሰዎች እንዳልሆኑ ተደርገው ከማህበረሰቡ እንዲገለሉ ይደረጋሉ። ስለዚህ በዚህ ሂደት መካከል ግጭቶችን ማስተካከል ለሌሎችም ሀሳብን በአግባቡ በመግለጽ ከግጭት ነፃ እንዲወጡ ማድረግ እችላለሁ።

የምታስታውሰው ጥሩ መምህር አለ? አዎ መምህራንን ሁሌም በህሊናዬ ውስጥ ሳስታውሳቸው የምኖር ድንቅ ፍጥረታት ድንቅ ሰዎች ናቸው። ለኔ ድንቅ ከሚባሉ ሰዎች መካከል መምህራን ይጠቀሳሉ። መምህር የህይወትን አቅጣጫ የሚመራ መሪ ነው። መምህር በርካታ የሆኑ የተበላሹ ነገሮችን የሚያስተካክል አስተካካይ ነው። የጎበጠውን የሚያቀና የሸለቆውን ጎባ የሚያደርግ የሚሞላ ያልተስተካከለውን የሚያስተካክል የልብንም ንጽህና የሚጨምር ነው። ስለዚህ እውቀትን ብቻ ሳይሆን ምግባርንም የሚያስተምር ነው። መምህራን በብዙ መልኩ ሊገለጡ ይችላሉ። ለምሳሌ በመንፈሳዊው አለም መምህራን አሉ በአለማዊውም በኩል ደግሞ መምህራን አሉ። በአለማዊ በአለማዊው መስክ ያሉ መምህራን የአለማውያንን ትምህርት ያስተምራሉ። በመንፈሳዊው በኩል ያሉ ደግሞ መንፈሳዊ የሆነ ትምህርትን ያስተምራሉ። እኔ ከማስታውሳቸውና በህሊናዬ ውስጥም ተቀርጸው ተስለው ካሉ ሁልጊዜም ከማስተማውሳቸው መምህራን መካከል መንፈሳውያን መምህራንን ነው። እነዚህ መንፈሳውያን መምህራንን መንፈሳዊ ትምህርትን ሃይማኖቴን እውቀቴን እንዳውቅ የረዱኝ ስለሆኑ ሁልጊዜም ሳስታውሳቸው እኖራለሁ

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? የትርፍ ጊዜ የሚባለው ከስራ ሰዓት ከመደበኛው የስራ ሰዓት ውጪ የሚገኙ ጊዜያት ናቸው ለአንድ ሰው ሃያ አራት ሰዓት ጊዜ አለው ከዚህ ከተሰጠው የአንድ ቀን የሃያ አራት ሰዓት ውስጥ የተወሰነውን ጊዜ ለእረፍት የተወሰነውን ጊዜ ለስራ የተወሰነውን ጊዜ ደግሞ በትርፍነት ይጠቀምበታል። የዋናውን የመደበኛ ስራዬን በስምንት ሰዓት ስራ ውስጥ አከናውናለሁ። የተረፈውን አስራ ስድስት ሰዓት ደግሞ የተወሰነውን ጊዜ ለመኝታ የተወሰነውን ጊዜ መጽሐፍትን ለማንበብ ልጆችን ለመንከባከብ ምግብ ለማዘጋጀት መጽሐፍትን ለማንበብ መጽሐፍትን ለመጻፍም እጠቀምበታለሁ። ብዙ ጊዜ የትርፍ ጊዜ የሚባለው ምሽት አካባቢና ጠዋት አካባቢ የሚገኝ ጊዜ ነው። ይህንን ጊዜ በብዛት የማሳልፈው መጽሐፍትን በማንበብ ነው። ጠዋት አካባቢ የሚገኘውን ጊዜ ደግሞ ጸሎት በማድረስ የተለያዩ መንፈሳዊ መጽሐፍትን በመጻፍና በማንበብ አሳልፈዋለሁ። የተወሰነ ጊዜ ቀን አካባቢ ደግሞ የሚገኘውን ምግብ ለማብሰል ልብስ ለማጠብና ልጆችን ለመንከባከብ እጠቀምበታለሁ። ስለዚህ የትርፍ ጊዜ ማሳለፊያዎቼ በብዛት መጽሐፍትንም በማንበብ ማህበራዊ ሚዲያዎችንም በመከታተል መንፈሳዊ መጽሐፍትን በመጻፍና በማንበብ እንደዚሁም የተለያዩ ሀሳቦችን ለተለያዩ ሰዎች በማካፈል በዚህ መልኩ የትርፍ ጊዜን አሳልፋለሁ።

የድርጅት ዝግጅቶችን ትሳተፋለህ? አዎ በተለያዩ የድርጅት ዝግጅቶች ላይ እሳተፋለሁ። በተለያዩ የድርጅት ዝግጅቶች ላይ የምሳተፈው በተለያየ ምክንያት ነው በእንግድነት ልሳተፍ እችላለሁ። እንደ ማህበራዊ ሚዲያ አዘጋጅ ደግሞ የሚዲያ አካል ሆኜ ቪዲዮዎችን ለመቅረጽ ፎቶዎችን ለማንሳት። እንደዚሁም የተለያዩ ዘገባዎችን ለመስራት በተለያዩ የድርጅት ዝግጅቶች ላይ ልሳተፍ እችላለሁ። ብዙ ጊዜ የተለያዩ ዝግጅቶች ላይ ንግግር በማድረግ የድርጅቱን እቅድ የድርጅቱን አላማ ራዕይ እና ተልእኮውን ሌሎችም ጉዳዮችን ለማስተላለፍ። እና ለህብረተሰቡም ለመዘገብ። በተለያዩ የድርጅት ዝግጅቶች ላይ ተሳታፊ ሆኜ ተጋብዤ አውቃለሁ።

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ እጠቀማለሁ በኢትዮጵያ ሁለት አይነት የዳታ ጥቅል አቅራቢዎች አሉ። የኢትዮጵያ ቴሌኮም ኢትዮ ቴሌኮም ወይም ኢቶ ቴል ተብሎ የሚጠራው ከዚህ በተጨማሪ ደግሞ በቅርቡ ስራ የጀመረው የሳፋሪ ኮም ኢትዮጵያ የሞባይል ጥቅል አለ። እኔ በብዛት የምጠቀመው የኢትዮ ቴልን የሞባይል ዳታ ነው። ይህን የሞባይል ዳታ በአመት ጥቅል ገዝቼ የአመት ጥቅል ወይም የአመት ክፍያውን ቀድሞ በመክፈል አንድ አመት ሙሉ ወይም ሶስት መቶ ስልሳ አምስት ቀናትን ያለምንም ገደብ ያልተገደበ የኢንተርኔት አገልግሎት እጠቀማለሁ። አሁን ይህንን ቪዲዮ ይህንን ድምጽ እየቀረጽኩ ያለሁበት ሌሎችንም ማህበራዊ ሚዲያዎች ላይ የምትሳተፍበትን ኢንተርኔት በሞባይል ዳታ ወይም በጥቅል የምትጠቀመው ነው።

ማደንዘዝ ትወዳለህ? ማደንዘዝ አልወድም። ትውልድን ማደንዘዝ ተገቢ አይደለም። ማደንዘዝ ማለት ሰዎች በራሳቸው አይምሮ ተጠቅመው የተለያዩ የፈጠራ ስራቸውን፣ የክህሎት ስራቸውን፣ ልምዳቸውን፣ እውቀታቸውን በአግባቡ አይምሯቸውን ተጠቅመው እንዳይሰሩ የሚያደርግ ትውልድን የሚገድል በሽታ ነው። ማደንዘዝ በተለያየ ምክንያቶች ሊሆን ይችላል የሚፈጠረው፤ ትውልድን ማደንዘዝ የምንለው ጊዜውን በመውሰድ፣ በመብላት ከዚህ በተጨማሪም ገንዘቡን እንዲያጣ በማድረግ፣ አይምሮውን እንዲስት በማድረግ፣ እውቀት እንዳያገኝ በማድረግ በዚህ በዚህ መልኩ አእምሮ እንዲደነዝዝ ማድረግ ይቻላል። ስለዚህ ይህንን ትውልድ የማደንዘዝ ስራ የሚሰሩ የተለያዩ ስራዎች ሊኖሩ፤ የተለያዩ ድርጅቶች ሊሰሩ ይችላሉ። እኔ ግን ማደንዘዝ አልወድም።

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት ብዙ ጊዜ አካላዊ እንቅስቃሴዬን ለማድረግ የሚረዳኝን የሩጫ ውድድርን ነው፤ ሩጫ ስፖርትም ወይም በመሮጥ እንደዚህም ገመድ በመዝለል የተመሳ የመሳሰሉ ስፖርታዊ አካላዊ እንቅስቃሴዎችን መስራት ብዙ ጊዜ ያስደስተኛል፤ ይህንን የምሰራው የራሴን ጤንነት ለመጠበቅ ነው፤ አካላዊ ቁመናን ለመጠበቅ እንደዚሁም ራስን ከበሽታ ለመከላከል ስፖርት መስራት ተገቢ ነው። ስፖርት ስንሰራ ደግሞ መስራት የሚገባን ቅደም ተከተል አለ፤ በቅደም ተከተል ያንን ስፖርት በአግባቡ ከሰራን ጤናችንን እንጠብቃለን፤ እንደዚሁም ደግሞ አካላዊ ብቃታችንንም እንጨምራለን፤ ሰው የማሰብ ችሎታው እንዲጨምር በአካላዊ እንቅስቃሴው ላይም ደግሞ ጠንካራ፣ ብርቱ ትጉህና ታታሪ እንዲሆን የሚረዳው ስፖርታዊ እንቅስቃሴ ነው፤ ስለዚህ ይሄን ስፖርታዊ እንቅስቃሴ በተለያዩ አጋጣሚዎች እሰራለሁ፤ ዘመናዊ የሆኑ ስፖርታዊ መገልገያ መሳሪያዎችን ተጠቅሜ አላውቅም፤ ስፖርት በብዛት ሰዎች የሚሰሩት ስፖርት ጂምናስቲክ ስፖርት ወይም ደግሞ በጂምናዚየም በጂም እየገቡ በሩጫም በተለያዩ የሰውነት እንቅስቃሴዎች ክብደት በማንሳት ሁሉ ይሳተፋሉ፤ እኔ ከእነዚህ ስፖርታዊ ውድድሮች ወይም ከዘመናዊ ከሆኑ ስፖርታዊ እንቅስቃሴዎችም መካከል ገብቼ የምትጠቀምበት ወይም የምትሳተፍበት የስፖርት አይነት የለም፤ ነገር ግን በአካባቢየ ራሴ በማገኘው ነገር በገመድ በመዝለል እንደዚሁም ደግሞ ሩጫ በመሮጥ የስፖርታዊ እንቅስቃሴዎችን አደርጋለሁ።

በቀን ምን ያህል ውሃ ትጠጣለህ? በቀን የምጠጣው ውሃ በአማካኝ እስከ ሁለት ሊትር ይደርሳል። በየቀኑ ውሃን መጠጣት ራስን ከበሽታ መከላከል ነው። ውሃ ብቻ በመጠቀም የተለያዩ የህመም ስሜቶችን ማስወገድ እንደዚሁም ደግሞ በሽታን መከላከል ይቻላል። በተለይ ከ ኩላሊት ጠጠር ከሀሞት ጠጠር እና ከመሳሰሉት ጋራ ያሉ ጉዳዮችን ለመፍታት ውሃ በብዛት መጠጣት ጠቀሜታ አለው። ስለዚህ ውሃን በአብዛኛው መጠጣት ከሁለት ሊትር እና ከዚያ በላይ በመጠጣት ራስን መጠበቅ ጤንነትን መጠበቅ። ይገባል የሚል መልእክት በዚሁ አስተላልፋለሁ።

ስራዎችን በቅደም ተከተል ታስቀምጣለህ አዎ ስራዎችን በቅደም ተከተል አስቀምጣለሁ ስራዎችን በቅደም ተከተል የማስቀምጣቸው የትኛው ስራ መቅደም የትኛው ስራ ደግሞ መከተል አለበት የሚለውን ማወቅ ስለሚገባኝ ነው። ሁሉም ስራዎች በተመሳሳይ ጊዜ ሊፈጸሙ አይችሉም በአንድ ቀን ሁሉንም ስራዎች ያሉኝን ሀላፊነቶች በሙሉ ልጨርስና ልፈጽም አልችልም። ስለዚህ ሁሉንም ስራዎች በአንድ ቀን መጨረስ የማልችል ከሆነ በተመሳሳይ ሰዓት መፈጸም የማልችል ከሆነ እያንዳንዱ ስራዎችን እንደ አስፈላጊነታቸው ሁኔታ እንደ አስቸኳይነታቸው ሁኔታ በመደርደር የትኛውን ስራ ከየትኛው በፊት መፈጸም አለብኝ የሚለውን አንገብጋቢነቱን እየተመለከቱ ስራዎችን በቅደም ተከተል አስቀምጣለሁ። ምን ጊዜም ቢሆን ጠዋት ወደ ቢሮዬ ከገባሁ በኋላ የምሰራው የመጀመሪያው ስራዬ ቢኖር ስራዎችን በቅደም ተከተል ማስቀመጥ ነው። በመጀመሪያ ከቢ ቢሮ እንደገባው የትኛውን ስራ መጨረስ አለብኝ። ከዚያ ቀጥሎ ደግሞ ከሰበ ከስአታት በኋላ የትኛውን ስራ መስራት አለብኝ የሚለውን ቅደም ተከተል አስይዤ። ስራዎችን ባስቀመጥኩት የጊዜ ገደብ መሰረት ስራዎችን በአግባቡ እፈጽማለሁ።

የእቃ ቁጥጥር ታደርጋለህ? አዎ እቃዎችን እቆጣጠራለሁ የትኛው እቃ በአግባቡ ስራ ላይ እንደዋለ። የትኛው እቃ እንደተበላሸ። የትኛው እቃ ደግሞ ጥገና እንደሚያስፈልገው። እንደዚህ ያሉ ጉዳዮችን እቃዎች ላይ ቁጥጥር አደርጋለሁ። እቃዎችን በትክክል በቁጥጥር ስር ማሳለፍ ብዙ ጠቀሜታዎች አሉት። እቃን መቆጣጠር ካላስፈላጊ ወጪ ይዳርጋል። እቃን መቆጣጠር ስራ እንዳይስ ተጓጎል ይረዳል። የትኛው ስራ የትኛው እቃ ለየትኛው ስራ መዋል አለበት የሚለውን የትኛው እቃ በምን ያህል ጊዜ ሊያገለግል ይገባዋል የት ቦታ ሊያገለግል ይገባዋል ማን ሊጠቀምበት ይገባል የሚለውን መቆጣጠር ያስፈልጋል። ከዚህ በተጨማሪ እቃዎች በአገልግሎት ጊዜ የተለያዩ ጉዳቶች ሊደርሱባቸው ይችላሉ። ይህንን ጉዳት ለመከላከል እቃዎችን መቆጣጠር ተገቢ ነው። የትኛው እቃ ለፀሀይ ብርሃን መጋለጥ የለበትም። የትኛው እቃ ዝናብ መምታት ወይም ምርጥበት ማግኘት የለበትም። የትኛው እቃ በተሸፍኖ መቀመጥ አለበት። የትኛው እቃ አየር ማግኘት አለበት እንደዚህ የሚሉ ነገሮችን በትክክል እቃዎቹን ማወቅና መገምገም እያንዳንዱም እቃ እንዳይበላሽ ጥንቃቄ ማድረግ። ይህን ይህን የመሳሰሉ ስራዎችን አደርጋለሁ እፈጽማለሁ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ በጣም ጥሩ ከሚባሉ ግንኙነቶች መካከል ከስራ ባልደረቦቼ ጋራ ያለኝ ግንኙነት ነው። ከስራ ባልደረቦቼ ጋራ ምንም አይነት የጥብ የጠብ የጥላቻ የመነቃቀፍ የመሰዳደብ ከዚህም የዘለለ የመኮራረፉ ጉዳዮች የሉም። በእኛ ቢሮ ላይ ከስራ ባልደረቦቻችን ጋራ በሳቅ በጨዋታ የምናሳልፈው ነው። አንዱ አንዱን ሲያገኘው ሰላምታ ተለዋውጦ በደስታ በፍቅር ቀኑን ሙሉ ውሎ ማታም ሲለያይ ደግሞ ደህና ደሩ ደህና ዋሉ ተባብሎ ተሳስሞ እጅ ተጨባብጦ የሚለያይ ነው። ስለዚህ በፍቅር የምንሰራው ስራ ነው ከዚህ አንፃር ነው ስራዎቻችንንም የተቃኑ ስራዎችን እንድንሰራ የሚያደርገን። በለሙያዎችም ዘንድ ተቀባይነት እንዲኖረን የሚያደርግ ከዚህ በተጨማሪም ሰዎቹ የሚመጡ ደንበኞቻችን በደስታና በፍቅር ስራዎችን ሰርተንላቸው እናመሰግናለን ብለው እንዲሄዱ የሚያደርጋቸው ከስራ ባልደረቦቻችን ጋር ያለው ጥሩ ግንኙነት ነው። ይህንን የስራ ባልደረቦችን ጥሩ ግንኙነት በሁሉም ዘንድ ተስፋፍቶ ሁሉም ሰው በ ከስራ ባልደረበው ጋራ ጥሩ ግንኙነት እያደረገ ባለጉዳዮችንን በአግባቡ እንዲያስተናግድ ለሁሉም መልእክት እናስተላልፋለን።

ለሌሎች ማስተማር ትችላለህ? አዎ በጣም ደስ የሚል ጥያቄ ነው። ይህንን ጥያቄ መምህር ሆኜ ለኔ የተጠየቀ ጥያቄ መሆኑ ደግሞ በጣም ደስ ያሰኘኛል። እኔ መምህር ነበርኩ በህይወት ዘመኔ በጣም የምወደው ስራ ቢኖር ሌሎችን ማስተማር ነው። ለሌሎች ለማስተማር በመጀመሪያ ደረጃ ያንን የማስተምረውን ነገር በደንብና በትክክል ማወቅ ይኖርብኛል ከተማሪዎች በፊት ቀድሜ ተማሪዎች ከሚያውቁት እውቀት ለየት ባለ መልኩ ከተማሪዎች የተሻለ አድርጌ ማስረዳት። ተማሪዎች በቀላሉ እንዲረዱት በጣም ውስብስብና ከባድ ነው ብለው የሚያስቧቸውን ነገሮች ቀላል እና ግልጽ አድርጌ ለእነሱ በማስተማር በዚህ በኩል ተማሪዎች ተማሪዎችም ምስጋና የሚያቀርቡበት ነው። ስለዚህ ለተማሪዎቻችን የተለያዩ ዝግጅቶችን ልንዘጋጅ እንችላለን ብዙ መጽሐፍትን ልናነብ እንችላለን የሚማሩበትንም መጽሐፍ ልናየው እንችላለን ነገር ግን በጣም የተሻለው እና አዋጪ የሚሆነው ተማሪዎችም በደስታ የሚቀበሉት ለተማሪዎች ያንን ትምህርት እንዴት ነው ማስተማር ያለብኝ? እኔ በእነሱ ቦታ ብሆን ይህንን ሀሳብ ልረዳውም የምችለው እንዴት ነው የሚለውን ነገር አውቀን ለሌሎች ማስተማር ይገባናል ስለዚህ በተለያዩ ጉዳዮች ላይ ከተማሪዎችም ባሻገር ሌሎች ነገሮችንም ለሌሎች ለማስረዳት ይሄ የማስተማር ችሎታን ይጠይቃል። እኔ የተማርኩት ትምህርትም በማስተማር በኩል የተሰጠኝ ትምህርት ዝግጅት በዲግሪ የተማርኳቸው ትምህርቶች ሙሉ የትምህርት አይነቶቹ በቀላሉ እንዴት ማስተማር ለሌሎች እንዴት ማስረዳት። እንደምችል ተማሪዎችን እንዴት አድርጌ ልቆጣጠራቸው ልይዛቸው በቀላሉ እንዴት ላስረዳቸው እችላለሁ የሚለውን ጉዳይ። የተማርኩበት ስለሆነ ለሌሎች ማስተማር ለኔ በጣም ደስ ከሚሉኝ ስራዎች። የመጀመሪያው ነው።

እድለኛ ነገር አለህ? እድለኛ የምባል ሰው አይደለሁም። እድል የሚባለው በአጋጣሚ ከሌሎቹ ተመርጦ ለሆነ ሰው የሚወጣለት እጣ ነው። ለምሳሌ ሎተሪ የቆረጠ ሰው እድለኛ ነው የሚባለው ከዛ ከተቆረጡ ሎተሪዎች መካከል እሱ የቆረጠው እጣ ሲወጣለት ነው። እኔ በዚህ ረገድ በእጣም አወጣጥ ይሁን በተለያዩ ነገሮች ላይ እድለኛ ነኝ ብዬ አላስብም። ብዙ የእድላዊ የጉዳዮች የተለያዩ ነገሮች ሊኖሩ ይችላሉ። አንዳንድ ግዜ ሰዎች እውቀት ችሎታ ልምድ ምናምን በማይኖርበት ጊዜ እድላቸውን ተጠቅመው በእድለኝነት የሆነ ቦታ ላይ የሆነ ሀላፊነት ላይ ሊቀመጡ ይችላሉ። ይሄን እንደ እድል ሊቆጥሩት ይችላሉ። እኔ ግን በዚህ ረገድ ይሄ እድለኛ ነኝ ብዬ አላስብም

የህዝብ ማመላለሻ ትጠቀማለህ? አዎ ብዙ ጊዜ ወደ ስራ ስገባ ከስራ ስወጣም የምጠቀመው የህዝብ ማመላለሻን ነው። የህዝብ ማመላለሻን የምጠቀመው በምሰራበት ተቋም ላይ የህዝብ ማመላለሻዎች የሰራተኞቻቸውን ወደ ቤታቸው ለመውሰድ ከቤታቸውም ደግሞ ወደ መስሪያ ቤት ለማምጣት የተመደቡ የህዝብ ማመለሻዎች ስለሆኑ ነው። ይህ የህዝብ ማመላለሻ ብዙ ሰዎችን የመያዝ አቅም ስላለው ይህንን የህዝብ ማመላለሻ ብዙ ጊዜ ሁልጊዜም ቢሆን በጠዋት በማታ የምጠቀምበት። የትራንስፖርት ወይም የ ጉዞ የተው የመጓጓዣ መሳሪያዬ ነው።

አቧራ ችግር ይፈጥርብሃል? አዎ በጣም ጥሩ ጥያቄ ነው ይህ ጥያቄ በተለይ ከጤንነት ጋራ ተያያዥነት ያላቸው ጉዳዮችን ለመመለስ ይጠቅማል። አቧራ ደቃቅ አፈር ነው ይህ ደቃቅ አፈር በንፋስ ምክንያት ወደ ላይ ይበናል ይሄ ወደ ላይ የሚበነው ደቃቅ አፈር አፈር በአፍንጫና በአፍ ወደ ሰዎች ላይ ይገባል ወደ ሰው ዘንድ ከገባ በኋላ በአፍና በአፍንጫ ላይ የሚፈጠሩ የተለያዩ የመተንፈሻ ችግሮች ላይ በጣም ከፍተኛ የሆነ ተጽዕኖ ይፈጥራል። እኔም የሳይነስ ህመም የሚቀሳቅስብኝ ይህ የአቧራ ችግር ነው። አቧራ ብዙ ጊዜ በበጋ በኢትዮጵያ በሚገኙ ቦታዎች ላይ እኔም በምኖርበት አካባቢ ንፋስ በከፍተኛ ደረጃ ስለሚያንቀሳቅሰውና ይህ የተንቀሳቀሰ አቧራ ደግሞ በአፍና በአፍንጫ ስለሚገባ የሳይነስ ህመምን ይቀሰቅሳል። አፍንጫ አካባቢ ላይ በማፈን ደረት አካባቢ ላይም በማፈን ለመተንፈስ የሚያስቸግር ህመምን ይፈጥራል። ስለዚህ እኔም የሳይነስ ህመሙ ተጠቂ ስለሆንኩ በዚህ መልኩ አቧራ ችግር ይፈጥርብኛል።

መብራት ሲቆረጥ ምን ታደርጋለህ መብራት በሚቆረጥበት ጊዜ ለምን እንደተቆረጠ በመጀመሪያ ደረጃ ችግሮቹን ማወቅ እፈልጋለሁ። ይህንን ችግር ከማወቅ ባሻገር ግን የተቆረጠው መብራት በሰዎች ላይና በእንስሳት ላይ እንዲሁም በአካባቢው ላይ ጉዳት ከማድረሱ በፊት መፍትሄዎችን እፈልጋለሁ። መብራት ተቆርጦ ገመዱ ተቆርጦ በሚወድቅበት ጊዜ እሳት አደጋ ሊፈጠር ይችላል። ሰዎች በሚነኩበት ጊዜም የሞት አደጋን እንስሳትን በሚነኩበት ጊዜ እንደዚሁ በተመሳሳይ የሞት አደጋ ሊፈጥር ይችላል። ስለዚህ ይሄ ችግር ከመፈጠሩ በፊት መብራት ሲቆረጥ ወደ መብራት ሀይል ስልክ በመደወል በዚህ አካባቢ ያሉ የመብራት ሀይሉን እንዲያቋርጡት ጥሪ አደርጋለሁ። ከዚህ በተጨማሪም ሰዎች ወደዚያ አካባቢ እንዳይሄዱ እንዳይጠጉ እንስሳትም ከዚህ አካባቢ እንዲርቁ አደርጋለሁ

ከፀሀይ እንዴት ትጠበቃለህ? ከፀሀይ የምትጠበቀው ወደ ጥላ አካባቢ በማረፍ ነው። ፀሀይ ከፍተኛ የሆነ ሙቀት በምታሰብ በምታደርስበት ጊዜ ከፍተኛ የሆነ የአእምሮ መረበሽን አለመረጋጋትን እንደዚህ ከፍተኛ የሆነ መጨነቅን ወይም ጭንቀትን ይፈጥራል። ስለዚህ ከዚህ ሁሉ መከራ ከዚህ ሁሉ ፈተና ራስን ለመጠበቅ ከፀሀይ አካባቢ ራቅ ማለት ይገባል። ብዙ ጊዜ ከፀሀይ ራሴን የምጠብቀው ወደ ጥላ አካባቢ በመጠጋት ነው። የቤቶችን ጥላ የዛፍን ጥላ እጠቀማለሁ። ከዚህ በተለየ ግን ፀሀይን የፀሀይ ሙቀቷንም ለመከላከል በሚል ለራሴ ያዘጋጀሁት የተለየ የፀሀይ መከላከያ ጃንጥላ ወይም ሌላ የምጠቀመው ነገር የለኝም።

የስራ ምግባር ታከብራለህ? አዎ ይህ ጥያቄ በጣም ጥሩ ጥያቄ ነው። አንድ ሰው ስራውን ሲሰራ የስራውን ስነምግባር ማክበር ተገቢ ነው። የስራ ስነምግባርን የማያከብር ሰራተኛ ስራውን እንደማይወድ ነው የሚቆጠረው። ስራ የስራውን ስነ ምግባር የማያከብር ሰው በደንበኞቹ ዘንድም ተቀባይነት የለውም። የሚሰራውንም ስራ የሚቀበለው ሰው አያገኝም። ስለዚህ ስራውን በሌሎች ዘንድም እንዲወደድለት ብዙ ደንበኞችንም እንዲይዝ የስራውን ስነ ምግባር ማክበር ተገቢ ነው። እኔም የስራዬን ስነ ምግባር የማከብረው ስራዬን ስለምወደው ነው። ይህን የምወደው ስራዬ ደግሞ የምበላበት የምጠጣበት ስራዬ። ገንዘብ የማገኝበት ልጆቼን የማስተዳድርበት የማስተምርበት ቤተሰቤን የምመራበት እስከሆነ ድረስ ስራዬን አብዝቼ እወዳለሁ። ይሄን የምወደውን ስራዬን ደግሞ ሌሎችም እንዲወዱት መስተንግዶዬን እንዲወዱት እኔንም በዚያ ስራ ላይ እንዲያከብሩኝ የስራዬን ስነምግባር ማክበር ተገቢ ነው። ከሀላፊዎቻችን ጋር ላለመጨቃጨቅ ላለመጣላት ከስራ ባልደረቦቻችን ጋርም ላለመጋጨት የሚረዳን ከደንበኞቻችን ጋርም ወደ ጥልና ወደ ጥላቻ ላለመሄድ የሚረዳን የስራችንን ስነምግባር ማክበር ነው። አንድ ሰው ከመስራቱ በፊት ስለ ስራው ስነ ስርዓትና ስነ ምግባር ማወቅናም ያንንም በአግባቡ መፈጸም መረዳት ይጠበቅበታል።

የቅጥር ሂደት እንዴት ነው? ጥሩ ጥያቄ የቅጥር ሂደት ቅደም ተከተል አለሁ አንድ ሰው ከመቀጠሩ በፊት የቅጥር ሂደቱን በስርዓት ማሟላት አለበት። የቅጥር ሂደት የሚባለው ከመጀመሪያው ከቅጥር ማስታወቂያ ከመለጠፍ ጀምሮ እስከ ሰራተኛ መቅጠር ድረስ የሚጠቃለል ረጅም የሆነ ሂደት ነው። በመጀመሪያ ደረጃ አንድ ቅጥር ከመፈጸሙ በፊት ያ የሚቀጠርበት የስራ ክፍል የሰው ሀይል የሚያስፈልገው መሆኑ ወይም የሰው ሀይል ልየታ ያስፈልጋል ምን ያህል የሰው ሀይል ሊያስፈልገው ይችላል? በምን የትምህርት ዝግጅት ላይ ያንን የስራ ሀይል ወይም የስራ መደብ ሊያሟላው ይችላል የሚለውን ይለያል። ይህ ከተለየ በኋላ የሰውን ብዛትና የትምህርት ዝግጅቱን የስራ ልምዱን የሚጠይቀውን ልዩ ችሎታና ክህሎት ይህንን ሁሉ የሚያካትት በአግባቡ የተጻፈ ግልጽ የሆነ መቼ ምዝገባው እንደሆነ ከመቼ እስከመቼ ፈተናውም መቼ ሊሰጥ እንደሚችል ይህንን ሁሉ ያካተተ ማስታወቂያ በግልጽ ይለጠፋል። ይህ እዚህ ማስታወቂያ ላይ ለአምስት ቀን ለሰባት ቀን ወይም ለአስር ቀን ወይም ለአስራ አራት ቀናት ምዝገባው ሊካሄድና ሊገለጽ ይችላል በእነዚህ በተገለጡ የስራ ቀናት ውስጥ ሰራተኞች ወይም ያንን ቅጥር እናሟላለን ብለው የስራ ልምድ ችሎታ የትምህርት ዝግጅት ያላቸው ሰዎች ይመዘገባሉ። ይህ ከተመዘገበው በኋላ ምልመላ ይካሄዳል ምልመላ የሚካሄደው በዚያ በተባለው መስፈርት መሰረት የተመዘገቡ ናቸው ወይስ መስፈርቱን አያሟሉም የሚለው ይለያል? መስፈርቱን የሚያሟሉና የማያሟሉ ሰዎች ተለይተው ለፈተና ጥሪ ይደረግላቸዋል። ፈተናውን የሚያሟሉ ሰዎች ወደ ፈተና ከገቡ በኋላ ፈተናው በአግባቡ በግልጽ በጥራት ለሌሎች ሰዎች በማይደርስ መልኩና ፈተናው በማይሰረቅበት መልኩ አድሏዊ አሰራሮች እንዳይኖሩ ተፈታኞችን በኮድ ለይቶ ፈተናው ይሰጣል ፈተናው ይታረማል የፈተና ውጤትም ይገለጣል። የፈተና ውጤት ከተገለጠ በኋላ የቃል ፈተና ደግሞ ይኖራል ይህንን የቃል ፈተናም እንደዚሁ ወደ ቃል ፈተና ያለፉ ሰራተኞችን ከዚያ ከተመለመሉ ሰዎች መካከል ያሉ ሰዎችን በጽሁፍ ፈተና የተለዩትን ወደ ቃል ፈተና ይሄዳሉ። በቃል ፈተና ላይ ደግሞ ለዚያ ለዚያ ቦታ ከሚያስፈልጉ ለሚ የሚያስፈልጉ ጥያቄዎች ተጠይቀው ከእነዚያ ከጽሁፍ ፈተና ካለፉ ሰዎች መካከል የቃል ፈተና ይፈተናሉ። በመጨረሻም የቃልና የጽሁፍ ፈተና ሙሉ የተግባርም ፈተና የሚያስፈልገው ከሆነ የተግባር ፈተና ተፈትኖ የነዚህ ሁሉ ጠቅላላ ድምር ውጤት ይለጠፍና የተመረጡና ያልተመረጡ ሰዎች ተጠባባቂ የሚደረጉ ሰዎች ሙሉ በግልጽ ተለይቶ ይለጠፋል። ከዚህ በኋላ ለእነዚህ ቅጥር የሚፈጽሙ ሰዎች ፈተናውን ላለፉ ሰዎች ስልክ ተደውሎ መጥተው የቅጥር ፎርም እንዲሞሉ ይደረጋል። ይህ ነው እንግዲህ የቅጥር ፎርም የቅጥር ሂደት የሚባለው ከመጀመሪያው ሰዎችን ወደ በማስታወቂያ ጥሪ ከማድረግ ጀምሮ ፈተና ፈትኖ ወደ ቅጥር የሚያደርስና እነዚህ የተቀጠሩ ሰራተኞች ደግሞ ለዚያ ክፍት ለሆነ የስራ መደብ ላይ ስራቸውን እንዲጀምሩ ማድረግ ነው።

ከደንበኛ ጋር ትገናኛለህ በጣም ጥሩ ጥያቄ ነው ከደንበኞቼ ጋራ ሁል ጊዜ እገናኛለሁ የምሰራው ስራ ከደንበኞቼ ጋራ የሚያገናኘኝ ነው። ስራዎቼን ስሰራ ደንበኞቼ ይመጣሉ እነዚህ ደንበኞቼ የተለያዩ ጥያቄዎችን ይጠይቃሉ የተለያዩ አስተያየቶችን ሀሳቦችን ያቀርባሉ። ቅሬታዎችም ካሉባቸው ቅሬታዎቻቸውን ወደ እኛ ያደርሳሉ። ስለዚህ ብዙ ጊዜ እነሱን ቅሬታ በመፍታት ችግሮችን በማየት ሀሳቦችን በመቀበል አስተያየቶችንም በመስጠት እንደዚህም ማረም የሚገቡንን ነገሮች በማረም ከደንበኞቻችን ጋር ሁልጊዜም ጥብቅ የሆነ ግንኙነትን እናደርጋለን።

ከስራ ሰዓት በኋላ ትሰራለህ እንግዲህ መደበኛ የስራ ሰዓት የሚባለው ስምንት ሰዓት የስራ ሰዓታችን ነው ጠዋት ሁለት ሰዓት ገብተን ስድስት ሰዓት ተኩል በኋላም ደግሞ ስምንት ሰዓት ላይ ስራ ጀምረን እስከ አስራ አንድ ተኩል ያህል እንቆያለን ይህ በጠቅላላው በቀን ስምንት ሰዓት ይሆናል። ከዚህ ከስምንት ሰዓቱ ውጪ ከስራ ሰዓት ውጪ የሚገኙ ሰዓታት ከሰኞ እስከ አርብ ያለው ምሽትና ጠዋት ከሁለት ሰዓት በፊት ከአስራ አንድ ሰዓት በኋላም እንደዚሁም ደግሞ እሁድ ቅዳሜ የትርፍ ሰዓት ናቸው። ከዚህ ከስራ ሰዓት ውጪ የሚገኙ የሚባሉ ሰዓታት እነዚህ ሰዓታት ናቸው። እነዚህን ሰዓታትን ብዙ ጊዜ ከስራ ሰዓት በፊት ከሰኞ እስከ አርብ ባሉ ቀናት

በቤትህ ውስጥ ምን? አይነት የቤት እቃዎች አሉ በቤቴ ውስጥ የሚገኙ የቤት እቃዎች ልዩ ልዩ እቃዎች አሉ እነዚህ የተለያዩ የቤት እቃዎች የተለያዩ አገልግሎቶችን ይሰጣሉ። ውሃ ለመጠጣት ምግብ ለማብሰል። የምንጠቀምባቸው ውሃ ለማጠራቀም እንደዚሁም ደግሞ የተለያዩ የመዝናኛ ጉዳዮችን ለመመልከትም የምንጠቀምባቸው ልዩልዩ የቤት እቃዎች አሉ። ለምሳሌ ለመኝታ የምንጠቀምበት የቤት እቃ አለ አልጋ ፍራሽ የመሳሰሉት እንደዚሁም ደግሞ ለውሃ መጠጥ የምንጠቀምባቸው እንደ ብርጭቆ ኩባያ የመሳሰሉ እቃዎች አሉ። ውሃ ለማጠራቀም የምንጠቀምባቸው ሮቶ ጀሪካኖች የውሃ መቀነሻ እቃዎች አሉ። ሌላም ከዚህ በተጨማሪ የምግብ እቃዎች የምግብ እቃዎች ወይም ምግብ ለማብሰል የምንጠቀምባቸው እንደ ብረት ድስት ያሉ ድስት የመሳሰሉ የምጣድ የመሳሰሉ እቃዎች አሉ። ከዚህ በተጨማሪ ይሄንን የሰራነውን ምግብ ደግሞ የምንመገብባቸው የተለያዩ የምግብ መመገቢያ እቃዎች ሳህኖች አሉ።

የምትወደው መተግበሪያ ምንድነው? እኔ የምወደው መተግበሪያ ብዙ ጊዜ ከሰዎች ጋራ የሚያገናኘኝን የሶሻል ሚዲያ መተግበሪያዎች ነው። የማህበራዊ ሚዲያ መተግበሪያዎች እንደ ፌስቡክ ትዊተር ኢንስታግራም ቴሌግራም። ዩቲዩብ ቲክቶክ የመሳሰሉ ልዩ ልዩ መተግበሪያዎች በጣም ደስ ይሉኛል። እነዚህ መተግበሪያዎች ደስ የሚያሰኙኝ ከተለያዩ ጓደኞቼ ከዘመዶቼ ጋራ የሚያገናኙኝ ስለሆኑ ነው። ከዚህ በተጨማሪ ደግሞ እንደ ክሪፕቶ እና ፎሬክስ የውጭ ምንዛሬ የምንሰራባቸው ደግሞ የንግድ መተግበሪያዎችም አሉ እንደ ኤክስነስ። ቢት ጌት ባይ ቢት ባይናንስ የመሳሰሉ መተግበሪያዎችን ደግሞ ለግብይት የምጠቀምባቸው እና አንዳንድ ጊዜም ገንዘብ የምሰራባቸው ስለሆኑ እነዚህን መተግበሪያዎች እወዳቸዋለሁ።

ልብስ በእጅ ታጥባለህ ጥሩ ጥያቄ ነው? አዎ እኔ ልብስ የማጥበው በእጄ ነው የልጆቼንም የኔንም ልብስ የማጥበው በእጆቼ ነው። ሳፋ በመጠቀም ውሃ በባሊ በመቅዳት ከባሊው ላይ ውሃውን ወደ ሳፋ በመገልበጥ ከዚያም ልብሱን እዛ ሳፋ ላይ በማድረግ ሳሙና ደረቅ ፈሳሽ ሳሙናም አለ። እርጥበት ያላቸው ሳሙናዎች ፈሳሽ ሳሙናዎችም አሉ ደረቅ ሳሙናዎችም አሉ ጠጣር ሳሙናዎችም አሉ። እነዚህን ሳሙናዎች በመጠቀም ልብሶቼን የማጥባቸው በእጆቼ ነው።

ምን አይነት ሙዚቃ ትወዳለህ? ብዙ ጊዜ እኔ የምወደው መዝሙራትን ማዳመጥ ነው የተለያዩ ስብከቶችን መንፈሳዊ የሆኑ ዝግጅቶችን ማዳመጥ ነው። ሙዚቃ የማዳምጠው ሙዚቃ ስለሌለ ይሄንን ሙዚቃ እወደዋለሁ ብዬ መናገር አልችልም። ምክንያቱም የማውቀው የሙዚቃ አይነትም ስለሌለኝ።

ምን አይነት ዳቦ ትወዳለህ? እኔ የምወደው ዳቦ ከፊኖ ዱቄት የሚዘጋጀው የውሃ ዳቦ ነው። ይህ የውሃ ዳቦ የሚዘጋጀው ውሃ ከፈላ በኋላ በትልቅ ቃል ላይ ተደርጎ ውሃ እየፈላ ከዚህ ከሚፈለው እንፋሎት። ዱቄቱ ከላይ ያለው ሊጥ እየበሰለ ዳቦ የሚሆንበት ሂደት ነው። ዳቦው የሚዘጋጅ በእንፋሎት ስለሆነ ሲበሉትም የሚመችና ለጤናም ተስማሚ ሆኖ አግኝቼዋለሁ።